በጀት ታስተዳድራለህ በጀት እንደሆነ ይዛው እኔ ባላስተዳድርም ያው እንግዲህ በጀት ሲያስተዳድሩ እወቃለሁ እኔ ግን እስካሁን በጀት አላስተዳድርም። ያው የግል በጀቴን አስተዳድራለሁ የግል የራሴን ለአመት ቀለብ የሚውለውን ከሆነ አስተዳድራለሁ። ግን ሌላ የካምፓኒ የትልቅ ድርጅት ግን አስተዳድሬ አላውቅም። ስለዚህ በጀት ካልተዳደረ በጀት ከ ማስተዳደር የማይቻል ከሆነ ኑሮን ለመግፋትም እድገትም የለም ማለት ይቻላል። ምክንያቱም ከባድ ነው። ምክንያቱም በጀት በጣም ወሳኝና መሰረታዊ ነገር ነው። ለአንድ ስራ ለድርጅትም ይሁን ለግለሰብ በጀት መጀመሪያ በጅቶ መነሳት በጣም አሪፍ ነገር ነው። እና ስለዚህ በጀት መበጀት የግድ ስም መልመድና ሰው ማወቅ ይኖርበታል። በጀት ከሌለው ከባድ ነው። ምክንያቱም ያለ በጀት ምንም ማድረግ አይቻልም። ስለዚህ በጀት በጣም መሰረታዊ ነገር ነው ማለት ነው።